የሚከበሩት አብዛኞቹ በዓላት ልዩ ናቸው ምክንያቱም በእኛ አከባበራቸው ልዩ ስለሚሆን ማለት ነው። ነገር ግን የትኛውን በደንብ ታስታውሳለህ? ካልከኝ አብዛኞቹ በልጅነትህ ነው ባል ደስ የሚለው በልጅነትህ ስታከብረው ነው እንጂ ከፍ ካልክ በኋላ ያን ያህል ስሜት አይሰጥም ነገር ግን በልጅነታችን ያከበርናቸው አብዛኞቹ በዓላት ልዩ ናቸውና እነሱን እመርጥልሃለሁ።

የስልክ ካሜራ ትጠቀማለህ አሁን ብዙ ጊዜ እንደውም እሱን ነው ምጠቀመው ሌላ የምን ካሜራ ይኖረኛል ብለህ ታስባለህ ይሄ ትልቁ ካሜራ ምናምን ሊኖረኝ አይችልም ምክንያቱም ምን ይሰራልኛል እኔ ከምጠቀምበት አንፃር ማለት ነው። ነገር ግን አሁን ለተለያዩ ነገሮች ፎቶ ለማንሳት። ትዝታዎችን ለማስቀረት ምናምን የምጠቀመው የስልኬን ካሜራ ነው እና አወ የስልኬን ካሜራ እጠቀም

ጭንቀት ሲሰማምን ታደርጋለህ ለሚለው? ተኛለሁ ይመስለኛል ብዙ ጊዜ በመተኛት ነው የማሳልፈው እና ተኝተህ ስትነሳ ታድሰህ እንደ አዲስ ሆነህ ስለሆነ የምትነሳው። መተኛትን እኔ ምርጫ አደርጋለሁ እና። ድንገት ሲሰማኝ እተኛለሁ ከዛ እንደገና እንደ አዲስ ታድሼ እነሳለሁ ማለት ነው። እንደዛ ነው የሚሆነው

ስለ ፀጉሩ ተንከባከብ ትወደዋለህ አረ ጥያቄውን ተው እያስተካከልክ ተውተው ካወራ በደንብ ማውራት ነው ምንድነው የምትንተባተበው? እሺ ፀጉርህ መንከባከብ ትወዳለህ ወይ ብዬ አስተካክዬ ልመልስልህ። ያው ፀጉሬን ያን ያህል ትኩረት አልሰጠዉም ብዙ ጊዜ አልታጠብም ያው አልፎ አልፎ በሳምንቱ አንዴ ወይ ሁለቴ ልታጠብ እችላለሁ። መንከባከብ ከተባለ ማለት ነው

ጣፋጭ ነገሮች ላይ እንኳን ያን ያህል አይደሉም እስከዚህም ነኝ እና ጣፋጭ ነገር ምወደው ምን አለ? ከባህላዊ መግቦች ይሁንልኝ እስቲ እንደ ቆጮ ክትፎ ጥብስ እኔ እንደዚህ አይነት ምግቦች እወዳለሁ። ከዛ ደግሞ ቸኮሌት ታፋጭ ነው። እንደዚህ አይነት ነገሮችንም እወዳለሁ። እሺ

በመንገድ ላይ ምግብ ትገዛለህ ብቻ ሳይሆን አሁን እገዛለሁ ከዛ አልፎ ደግሞ ምን አደርጋለሁ። የገዘሁትን ምግብ ሁላ ልበላ እችላለሁ። ምክንያቱም አንዳንዴ ሆድህ ሊርበው ይችላል በራበው ሰዓት ላይ ግን አንተ ምን ታደርገዋለህ? ያው ትኩስ ምግቦች መንገድ ላይ የሚሸጡ ትኩስ ምግቦች አሉ። እነዛን ትኩስ ምግቦች ትገዛና ለሆድህ ትሰጠዋለህ ምክንያቱም ረሃብ ጊዜ አይሰጥም አያስታግስህም

የመጠጥ ውሃን ከየት ታገኛለህ? ለሚለው ጥያቄ እኛ የኢትዮጵያ የውሃና ፍሳሽ አገልግሎት የሚባል ድርጅት አለ። ያ የውሃና ፍሳሽ አገልግሎት ድርጅት ውሃ በባንቧ በትናንሽ ቀጭን ቱቦወች ወደ ወደየቤታችን ይልክልናል ከዛ ከእሱ ከሚልክልን ውሃ ተጠቅመን ደግሞ እኛ ምን እናደርጋለን? ውሃ እንጠቀማለን ማለት ነው ስለዚህ የመጠጥ ዉሃየን የማገኘው የኢትዮጵያ ውሃና ፍሳሽ አገልግሎት በሚልክልኝ ውሃ ነው።

ልብሶችህ በስአት የተቀመጡ ናቸው ወይ? ለሚለው አወ ነው። ልብስ ከታጠበ በኋላ ምን መደረግ አለበት መሰለህ? መታጠፍ የሚባል ነገር አለ። መታጠፍ አለበት ከዛ ከታጠፈ በኋላ ደግሞ በስርዓቱ አንድ ቦታ ላይ መቀመጥ አለባቸው። እነዛ ቦታዎች የሚቀመጡት ለምንድነው? ከተባለ አንተ የተለፋባቸው የታጠቡ ልብሶች ድጋሚ መቆሸሽ የለባቸውም። ስራቸውን ጠብቀው ለቀጣይ እስኪለበሱ ድረስ መቀመጥ ስላለባቸው በስራስ መቀመጥ አለባቸው

የጫማ ቁጥር ስንት ነው? ደስ የሚል ጥያቄ ነው ልገዛልኝ ነው እንደውም በዓል ነው አሁን ወቅት የበአል ወቅት ስለሆነ። ጫማ ገዝተህ ስጦታ ብሰጠኝ ደስ ይለኛል። ለምን መሰለህ? ስጦታ ነው አሁን ደግሞ ልደት የልደት ብዓል ወይም በእናንተ ክሪስማስ ነው መሰለኝ የሚባለው እና ይህ ብዓል። የስጦታ በዓል ነው። ስለዚህ አንተም የበኩልህን ጫማ ገዝተህ ብሰጠኝ ደስ ይለኛል። ማለት ነው

በእኛ ሀገር የሰላም ተሰጣጦ ባህል በፊት የነበረው እንዴት መሰለህ ሰው ሲገናኝ መንገድ ላይ ተቃቅፎ ተሳስሞ ነበር የሚተላለፈው ከዛ ምን መጣ የፈረንጆቹ የእናንተ የእናንተ ባህል እየወረረን ነውና ያ ባህል ምን ሆነ? መተቃቀፉን መሳሳሙ ቀረና ወዴት ሄደን መጨባበጥ እጅ ለእጅ መጨባበጥ መጣ ማለት ነው። እና ያው የግድ ሰውን ሰላም ላለማለት የእጅ መጨባበጥ ባህል ስላለ አሁን እጨባበጣለሁ

አሁን ላይ ቤት ነው እየዋልኩ ያለሁት እና ብዙ ጊዜን ስልክ ላይ ነው መሰለኝ የማሳልፈው። ነገር ግን መቀነስ እያሰብኩ ነው። በቀን ይሄን ያህል ነው ብዬ ግን አላውቅም የተወሰነ የተወሰነ ሰዓት ላይ። ይዤው ልቀመጥ እችላለሁ ረጅም ሰዓት። ነገር ግን በቁጥር ይሄን ያህል ነው ብዬ ልነግርህ ይከብደኛል። ምክንያቱም የተያያዘ የተወሰነ ነገር ስለሌለው ማለት ነው

መስኮትህን ትከፍተዋለህ ወይ? ነው የሚለው ጥያቄው። እና ብዙ ጊዜ ቀን ቀን መስኮት ይከፈታል። ነገር ግን ማታ በምገባበት ሰዓት መስኮቱን እዘጋለሁ ስለዚህ ይሄ ማለት ምን ማለት ነው። ቀን ቀን ላይ ክፍት ሊተው ይችላል። ማታ በምገባበት ሰዓት ግን ያን መስኮት እዘጋለሁ። ስለዚህ ጥያቄውን መስኮትህን ትከፍተዋለህ? የሚል ቢሆንም መልሱ ግን ቀን ቀን ልተወው እችላለሁ። ማታ ማታ ግን እዘገዋለሁ።

ጠዋት ጠዋት ላይ ምን ትበላለህ? ጠዋት ላይ የተለየ የማደርገው ነገር ወይም የምመገበው ነገር የለም። ነገር ግን ቤት ውስጥ ያለውን ነገር እበላለሁ። እንደ ቁርስ የሚመከረው ዳቦ በሻይ ብዙ ጊዜ ጨጨብሳ ካለ ጨጨብሳ ገንፎ ካለ ገንፎ ነው ልንበላ የምንችለው። ነገር ግን አትመርጥም ያው ቤት ውስጥ ያለውን ነገር ነው ልንበላ የምንችለው ስለዚህ የተለየ የምበለው ነገር የለም ግን ቁርስ እበላለሁ።

አንድ ሰው እድለኛ ነው ምለው ጠዋት ፀሀይ ስትወጣ ማታ ደግሞ ፀሀይ ስትጠልቅ ሚያይ ሰው ታድሏል ብዬ አስባለሁ። እና ይሄን እድል ብዙ ጊዜ አገኘዋለሁ እንዴ ብዙ ጊዜ እንኳን አላገኘሁም። ጠዋት ጠዋት የፀሀይ ሱታ አያለሁ ያጋጥመኛል። ነገር ግን ጠዋት ማታ ላይ ፀሀይ ስጠልቅ አጋጥማኝ አያቅም። ይሄ ልምዴም አደለም ከምሆንባቸው በዛ ሰዓት ላይ ከምሆንባቸው ቦታዎች አንፃር ፀሀይ ስጠልቅ የመመልከት እድሉን አላገኝም

አህያ መንዳት ከሆነ እችላለሁ ብዬ አስባለሁ ነገር ግን እሱን በጣም ከባድ ነው አህዬቹን። ራሱ በጣም አስቸጋሪ ነገር ነው። ከዛ አለፍ ስንል ብስክሌት መንዳት አልችልም። ሞተር ሳይክል መንዳት አልችልም መኪና መንዳአ ልችልም። ፈረስ መጋለብ አልችልም አውሮፕላን ማብራር መንዳት አልችልም። ብዙ ነገሮች የማይቻሉ ነገሮች ናቸው ምክንያቱም። አንዳንድ ነገሮች ላይ ቅርብ አይደለሁም መሰለኝ በዙሪያዬ ያሉትን ነገሮች ወደዛ የሚገፋፉ ነገሮች አልነበሩም ልጅነቴን ያሳለፍኩት በሌላ ነገር ስለሆነ ማለት ነው

ቦርሳ እኮ ሚያዘው የሆነ የምትይዘው ነገር ሲኖር ነው እኔ ምንም ሚይዘው ነገር ስለሌለ ቦርሳ ብዙ አልጠቀምም። ምን አይነት ቦርሳ እጠቀማለሁ ሚለው ጥያቄ እየሰጠሁ ነው ምላሽ ማለት ነው። እና ሚይዘው ነገር ስለሌለኝ ቦርሳ ስለማልይዝ ቦርሳ አልጠቀምም ማለት ነው። ስለዚህ የትኛውንም አይነት ቦርሳ አልጠቀምም። እሄ ነው ለኔ ምላሽ ሊሆን ሚችል ለዚህ ጥያቄ ማለት ነው

ልብስ ምመርጥ ሰው አይደለሁም። ሰው እንደውም ከልብስ አልፎ ብራንድ ይመርጣል። ይሄ ብራንድ ካልሆነ አይቸኝም አይነት ነገር ያወራል ሲሉ እሰማለሁ። እኔ ግን እንደዚህ አይነት ነገር የለኝም። የተለበሰውን ብቻ ሰውነትህ ራቁት እንዳልሆነ አይደለ ልብስ የሚያስፈልገው? ስለዚህ ሰውነት የተራቆተ እንዳይሆን ልብስ ያስፈልገኛል። ታረዘ የሚባለውን ነገር እንዳይሆን ማለት ነው። ስለዚህ ከልብስ የምመርጠው ነገር የለም። ነገር ግን እጀጉርድ አሁን ላይ እየለበስኩ አይደለም። ጨ እጄ ሙሉ የሆኑ ሹራቦች ሁዲዎች፣ ሹራቦች፣ ቲሸርፎች እንደዛ ነገሮች ይመቹኛል።

አንዳንዴ ምርጫ የሌሉ ጥያቄዎች አሉና በስራ ሁኔታ ላይ ስራ ብቻን ምሰራ ስላልሆነ በህብረት ነው ሚሰራው። በህብረት ስልህ አንተ ብቻን አሰራም የስራ በለረቦች ያስፈልጋሉ። አንተ ምጀምረው አንድ ስራ አለ አንተ የጀመርከውን አንተ አጨርሰውም ወሬላ ማስተላለፍ ይኖራል። ስለዚህ የግድ ከስራ ባልደረባ ጋር አሪፍ ሆነ መስራት አለብህ። ስለዚህ ከስራ ባልደረቦቼ ጋር ያለኝ ግንኙነት አሪፍ ሚባል ነው። ጥሩ ግንኙነት አለኝ

የድሮ ፎቶዎች ትዝታዎች ናቸው ያንተ የበፊት የነበሩ ትዝታዎችን የምትይዘው በፎቶዎች ነው ፎቶዎች ደግሞ አስፈላጊዎች ናቸው ምክንያቱም አንተ ትላንት ላይ ምን እንደነበርክ አሁን ላይ ምን ደረጃ ላይ እንደደረስክ የሚያሳየው እነሱ ስለሆኑ። የድሮ ፎቶዎች አስፈላጊ ናቸው ብዬ የማስብ ሰው ነኝ። አሁን የድሮ ፎቶዎችን እይዛለሁ ለምሳሌ ስልኬ ላይ የድሮ የህፃንነት ፎቶዎች አሉ ከዛ ደግሞ። በሃርድ ኮፒ ደግሞ የተያዙ ፎቶዎች አሉ እንደዛው

ኢንተርኔት አዎን አለኝ ባይኖረኝ እኮ ካንተ ጋር ራሱ እዚህ ልገናኝ አልችልም ነበር ምክንያቱም እኔና አንተን ሊያገናኝ የሚችል ሌላ አንደኛ ሶስተኛ ወገን ያስፈልጋል ያ ሶስተኛ ወገን ምንድነው ካልን? ኢንተርኔት ነው ኢንተርኔት በመካከላችን ሆኖ እኔና አንተ እንድንገናኝ አድርጎናል ስለዚህ። ኢንተርኔት ስላለኝ ኢንተርኔት ስላለ ኢንተርኔት ስለኖረ ነው። እዚህ እኔና አንተ እንድንገናኝ የሆነው እና። ኢንተርኔት አዎን አለኝ

ድልድይ ሚባለው ነገር ያው እንደሚታወቀው ለመሻገሪያነት ሚያገለግል ነገር ነው። እና ምን አይነት ድልድይ አለ ሲባል አንደኛው? ለወንዝ መሻገሪያነት ሚያገለግለው ድልድይ ሲሆን ሌላኛው ደግሞ በመኪና የመኪና መንገድ ላይ ህዝብ ተነዋሪው እንዲሻገርበት ሚሰራ ደግሞ ድልድይ አለ። ሁለቱም አይነት ድልድዮች በእኛ አካባቢ ላይ አሉ። እና እነዚህ ሁለቱንም አይነት ድልድዮች እኔ አውቃቸዋለሁ ማለት ነው

አዎን በሚገባ እችላለሁ አንደኛው የትምህርት መስኬ እሱ ነበር እና ከኮምፒውተር ጋር ቅርብ ነኝ ያን ያህል አዲስ የምባል ነገር አይደለም ኮምፒውተርን እንዴት መጠቀም እንዳለብኝ አውቃለሁ። እንዴት? የተበላሹ ነገሮችን ማስተካከል ይቻላል የሚለውን ነገር አውቃለሁና ረጅም ጊዜ ከእሱ ጋር ስለቆየሁ ኮምፒውተር መጠቀም እችላለሁ። አዲስ ነገር አይደለም ሌሎችንም ማስተማር እችላለሁ። ብዙ ነገሬን ከእሱ ጋር ማሳለፍ የምችል ሰው

እኛ ሀገር ላይ ያሉት ምግቦች አብዛኞቹ በእጅ የሚበሉ ናቸው። ተጨማሪ መመገቢያ ቁሳቁስ የሚያስፈልጋቸው አይደለም። ለምሳሌ ብንመለከት እንጀራ በወጥ ነው አብዛኛው ህዝብ የሚመገበው ማለት ነው። ስለዚህ እንጀራን በእጅህ ትቆርሳለህ ከዛ በእጅህ ትቋጥር እና ወደ አፍህ ትልከዋለህ ስለዚህ ብዙ ጊዜ የምንጠቀመው እጃችን ነው። ስለዚህ የመመገቢያ ቁሳቁሳችን እጃችን ነው። ነገር ግን ሌሎች ነገሮች አሉ። ለምሳሌ ሹካ ማንኪያ ነገሮችን ይጠቀማል

አያስክሬም ጣፋጭ ከሚባል ነገሮች መካከል አንዱ ነው ሲመስለኝ ማለት ነው። እኔ እስከማውቀው ድረስ አይስክሬም ጣፋጭ እንደሆነ ነው የማቀው እና። ጣፋጭ ነገሮች እና እኔ ደግሞ እስከዚህም ነን አንዋደድም። አያስክሬም ጣፋጭ ሊሆን ይችላል ብዙ ሰው ሊወደው ይችላል ሀጸናት ይወዱታል ምናምን ነገር ግን። ወደ እኔ ስትመጣ አያስክሬም የምወድ ሰው አይደለሁም። አያስክሬም አልወድም ባገኝ ግን አልበላም ማለት አይደለም። እበላለሁ ግን ያን ያህል ወድጄ ፍቅሩ ኖሮኝ እሱን ካልበላሁ የምል ሰው አይደለሁም

የትውልድ ከተማ የት መሰለህ? ኢትዮጵያን መታቃት ከሆነ የኢትዮጵያ ዋና ከተማ የሆነች ደግሞ አዲስ አበባ የምትባል ከተማ አለች። እርግጥ ኢትዮጵያ ውስጥ በጣም ብዙ ከተሞች አሉ። ከነዛ ከተሞች ደግሞ ተለይታ የኢትዮጵያ ዋና ከተማ የሆነችው እንዲሁም የአፍሪካ ዋና ከተማ የምትባለው የአፍሪካ ህብረት ዋና መቀመጫ የሆነች ደግሞ አዲስ አበባ የምትባል ውብ ከተማ አለችን። እኔ የተወለድኩትም ያደግኩትም እዚች ውብ ከተማ ላይ ነው ማለት ነው

የጨረቃ ብርሃን ያን ያህል ጠንካራ ባይሆንም ማለትም ጠንካራ ስልህ ይሄ በደንብ የሚያበራ በደንብ ለመጓዝ የሚመራ ባይሆንም ነገር ግን ያው ጨለማን ጨለማ ላይ የተሰለጠነ ስለሆነ የጨለማ ብርሃንን የሚጠላ የለም። ምክንያቱም በዛ በጨለማ ወቅት አንተን ወደ ብርሃን እንድትሄድ አይኖችህ እንዲበሩ በጨለማ እንቅፋት እንዳይመጣ የሚረዳ የጨረቃ ብርሃን ስለሆነ የጨረቃ ብርሃንን አዎ አላመውሰደድ አይቻልም። ሲጀመር

የቤት እንስሳ ስትል ያው እኛ ቤቶች ያሉትን ልዘርዝርልህ። እኛ ቤት ሁለት ድመትና አንድ ውሻ አለ ስለዚህ የቤት እንስሶች ናቸው እነሱም አሉ ማለት ነው። ከእነሱ በተጨማሪ የሆነ ጊዜ ላይ ዶሮዎች ነበሩ ከዛ ውጪ ግን ሌሎች እንስሳቶች የሉም። ስለዚህ የቤት እንስሳዎች አሉኝ እነሱም እነማን ናቸው? ድመትና ውሻ ሁለት ድመት አንድ ውሻ አለን። ይባርክልኝ

በእጅ መጻፍ እወዳለሁ አልጠላም የእጁ ጽሁፌን በነገራችን ላይ የሚያምር ነው እና በእጄ ብጽፍ የሚደክመኝ አይነት ሰው አይደለሁም። አዞትሬ በጄ ብጽፍ የተሻለ እንትን እላለው የምሰለች ሰው አይደለሁም ነገር ግን አሁን ላይ ባለው ቴክኖሎጂም በስልኬም እጽፋለሁ በኮምፒውተርም እጽፋለሁ። ሌሎች አማራጮች ቢኖሩም በእነሱም የመጻፍ እችላለሁ እና ጥያቄዬን በእጅ መጻፍ ትወዳለህ ለሚለው አዎ ነው እወዳለሁ ነው የምለው

አንዳንድ ጥያቄዎች ደግሞ የሌለን ነው የሚያዝናኑት እሺ ከበዛ የበላሁትን ነገርኩ ከዛ ምን ልታረግ ነው? እሺ ለማንኛውም ዛሬ በበላሁት እንጀራ ታውቃለህ እንጀራ እንጀራ የኢትዮጵያ ባህላዊ ምግብ ነው። እንጀራ በወጥ በምስር ወጥ ማለት ነው። በአተር ክክ ነው የበላሁት እና እንጀራ በምስር ክክ ወጥ ነው የበላሁት። ገባህ አሁንስ

ጢም ሳይሆን ጤም ነው የሚባለው በዛ ላይ እያሳተካልከው ነው አንተ ብዙ ነገርን ኮኔኒንግ እያሳተካልኩ ያሉት ጥሩ ጓደኛ እየሆንኩ ነው የምር እያየሁና ጥሩ ጓደኛ የጓደኛውን መጥፎ ጎን አይቶ ዝም አይደለም ያስተካክላል። ስለዚህ ጢም ሳይሆን ጤም ነው የሚባለው ጤምህን ሳትቆረጥ ትቆያለህ ወይ ብለህ ስትለው ጥያቄው የተሻለ ይሆናል። በየት? አስባለሁ እሺ ወደ ጥያቄ ልመለስ። እና ጺም ሳልቆረጥ ብዙ ሊቆይ ይችላል። አዎ